ምን አይነት መሳሪያዎች ትጠቀማለህ ለሚለው ጥያቄ? እንግዲህ ይህ ጥያቄ በጣም ሰፋ ያለ ጥያቄ ነው። የተለያዩ መሳሪያዎች አሉ። የጦር መሳሪያዎች አሉ። የትምህርት መሳሪያዎች አሉ። ለንግድ መሳሪያዎች አሉ። ለፋብሪካ መሳሪያዎች አሉ። ሌላም ሌላም መሳሪያዎች ይኖራሉ ማለት ነው። ስለዚህ አብዛኛውን ጊዜ የምጠቀመው የ ምናልባት የምግብ ማብሰል መሳሪያዎች ሊኖሩ ይችላሉ። ለፋሽን ዲዛይን መሳሪያዎች ሊኖሩ ይችላሉ። ፕሮጀክት በምንሰራበት ጊዜ የሚያስፈልጉን መሳሪያዎች ይኖራሉ ማለት ነው። ስለዚህ አሁን ከእኔ ጋር የተያያዘ ነገር ልበል። የጦር መሳሪያ ጋር አልነካካም። የትምህርት መሳሪያዎች ናቸው ያሉኝ ማለት ነው። የትምህርት መሳሪያዎች የተለያዩ መሳሪያዎች ናቸው። እንግዲህ ደብተር እስክሪፕቶ መጽሐፍት። የሚዘጋጁ ሌላ ፓወር ፖይንቶች አሉ ወርድ እና ፒዲኤፍ ምናምን የሚባሉ በኮምፒውተር የተዘጋጁ ፋይሎች አሉ። ኮምፒውተር አለኝ። ሁለት ነገር ዲስክ ቶፕ አለኝ ላፕቶፕ አለኝ። ስለዚህ እነዚህ የትምህርት መሳሪያዎች ናቸው ማለት ነው። ፕሮጀክተር አለ የምጠቀመው ፕሮጀክተር አለኝ። ሌላ መሳሪያዎች እስክሪቢቶ እርሳስ የድሮይንግ የመሳያ የስዕል መሳያ መሳሪያዎች አሉ። ስለዚህ የተለያዩ መሳሪያዎችን እጠቀማለሁ በምን ጉዳይ በማስተምርበት ጊዜ ማለት ነው። ሌላ አዎ። እንደዚህ እንደ ጋራጅ ነገር ስለምሰራ ወይም ደግሞ ማምረቻ ነገር ስላለኝ የብረት ብረታ ብረቶችን ስለምሰራ የምጠቀማቸው የተለያዩ መሳሪያዎች አሉ። ከነዛ መሳሪያዎች የመጀመሪያው መበየጃ ማሽን አንደኛ መሳሪዬ ነው። ኤሌክትሮድ መበየጃ ኤሌክትሮድ አለ። ሆልደሩ ገመዶቹ ተያይዘው የምጠቀማቸው መሳሪያዎች ናቸው ማለት ነው። ሌላ መቁረጫ ማሽኖች አሉ። መቁጨ መቁረጫ ራሱ መቁረጫው አለ። ኤሌክትሪክ ገመዶችን እጠቀማለሁ። ብረታ ብረቶች የተለያዩ ብረታ ብረቶች በእኛ አጠራር እንግዲህ ላሜራ ወይም ደግሞ ሽት ሜታል የሚባል አለ አንግል ብረት ወይም ደግሞ አንግል አይረን የሚባል አለ። አር ኤች ኤስ ወይም ደግሞ ሃሎ ሴክሽን ሃሎ ክሮስ ሴክሽን የሚባል ቲ ዜድ እና ኤ ኤል የሚባሉ ብረቶች አሉ። እነዚህ ምንድን ናቸው ማለት ነው። የ ዊልቸሩን ለማምረት የምጠቀማቸው መሳሪያዎች ናቸው ማለት ነው። ሌላ መሳሪያዎች እጠቀማለው። ሌላ መሳሪያዎች ምን ምን ናቸው? እስኳድራ የሚባል አለ አንግሉን ማዕዘኑን ቼክ ለማድረግ ቋሚውን ቼክ ለማድረግ አንግሉን ለመለካት የሚያገለግለኝ ሌላ ደግሞ እንደ ግራይንደር ወይም ደግሞ ማለስለሻ የሚባል ነገር አለ። ሌላ የምጠቀመው መሳሪያ እዚህ ጋር እንትን ነበር የሚባለው መያዣ አጀስቴብል ወይም ደግሞ በ አማርኛ ስም ብዙም ስለሌላቸው ነው። የምቸግረው የምጠቀማቸው ማሽኖች እና የተለያዩ ማሽኖችን ልክ ለመበየጃ ወይም ደግሞ ለመሞረጃ ወይም ደግሞ ለመቁረጫ የምጠቀማቸው በጣም ብዙ የተለያዩ ማሽኖች አሉ እና እነዛ የአማርኛ ቃላት ብዙም ስለሌላቸው እንግሊዘኛ ስለሆኑ ልለፋቸው ማለት ነው። ሌላ እንደ መሳሪያ የምጠቀመው ለምሳሌ ይሄን ስራ ለመስራት የምጠቀመው መሳሪያ ስልኬን ነው ማለት ነው። የ የ የ ሳይለንሶ ኤአይ ዳታ ለማስቀበል እንደ መሳሪያነት የምጠቀመው አይፎን ኖ አይፎን አይደለም ስልኬ። ሳምሰንግ ጋላክሲ ኤ አስራ ሶስት ስልክ እጠቀማለሁ ስለዚህ ይሄ መሳራዬ ነው ማለት ነው። ሌላም ሌላም እንግዲህ የምጠቀማቸው ማሳሪያዎች አሉ ነገር ግን በእኔ በኩል አሁን በተደጋጋሚ ሁሌም የማገኛቸውን መሳሪያዎች ብቻ ለማስቀመጥ ሞክሬ እገደዳለሁ ማለት ነው።

የወተት ተዋጽኦ ትወዳለህ የሚል ጥያቄ ነው ያለው? እንግዲህ በጣም ይቅርታ ትንሽ ዝናብ እያካፋ ነው ይረብሻል። የወተት ተዋጽኦ እንደምወድ ከዚህ በፊት ገልጬዋለሁ። እንግዲህ ወተት በጣም የምወደው ምግብ ነው። እንዳልኩትኝ የወተት ብዙ አይነት ተዋጾዎች አሉ። የመጀመሪያው ቀጥታ ወተቱ ተፈልቶ በስኳር ወይ በጨው ወይ ደግሞ ብቻውን ይጠጣል ማለት ነው። ይሄ ነገር የሚሆነው አብዛኛውን ጊዜ ከተማ ነው። እኔ በምኖርበት አካባቢ በፊት ገጠር ምንድነው የምናደርገው እንጀራ የሚባል ምግብ አለ። በእንጀራ ፈትፍተን ትኩሱን ወተት በእንጀራ ፈትፍተን ስንበላው በጣም የምቸን ነበር ማለት ነው። ወተት ፍትፍት እንጀራ ፍትፍት። ሌላው እንግዲህ የወተት ተዋጽኦ የሚባለው። ሁለተኛው ልክ ከወተት ቀጥሎ እርጎ ላይ ነው የሚያርፈው ማለት ነው። እርጎም በጣም የምወደው ምግብ ነው ነገር ግን። ትንሽ ሆዴን እየነፋኝ ስለሆነ በጣም እየወደድኩት ነገር ግን ሆዴን ስለሚነፋኝ ለጤኔ ስለማስብ አንዳንዴ ብቻ የመመገበው ምግብ ነው ማለት ነው። አርጎ። ከእርጎ ከእርጎ ቀጥሎ እንግዲህ እኔ በደንብ ስለማውቀው የገጠር ልጅም ስለሆንኩኝ ቤተሰብ ጋራ ወተት ስለነበረ። ይገፋል እርጎ ይገፋል። እርጎ ከተገፋ በኋላ መገፋት ማለት በማደግ አንለው አንደኛ በአካባቢያችን አጠራር በእንስራ። አንድ ላይ ይጠራቀም እና። ወተቱ እርጎ ወደ ቅቤ እና ወደ አሬራ ወይም ደግሞ ወደ አጓት ወደ ወደ ወገሚት ነው የምንለው እኛ በእኛ አሁንም አጠራራችን ትንሽ ይለያያል። ወደ ወገሚት እና ወደ አይብ። ወደ ወገሚት እና ወደ ቅቤ እንዲቀየር ለማድረግ ምንድነው የሚደረገው? እስከ አንድ ሳምንት ያክል አንድ ላይ ይጠራቀማል የተጠራቀመው ወተት ይረጋል ከረጋ በኋላ። ግማሹ ቅቤ ግማሹ ደግሞ ወጋሚት ወይም ደግሞ አሬራ ወደሚባለው ይቀየራል ማለት ነው። ስለዚህ እኔ ቅቤ በቀጥታ ከወጥ ጋራ ምናምን ተመጋቢ አይደለሁም ቅቤን የምወደው። ከምን ጋራ ነው ብያለሁ? ከበርበሬ ጋራ ተቀላቅሎ በሚደቆስበት ጊዜ በባህላዊ ድቁስ የሚባል አለ። ድቁስ ማለት ቅመም የበዛበት በርበሬ። በድንጋይ ተፈጭቶ ማዘር የምታዘጋጀው አለ። ዝንጅብል ጤና አዳም። በሌላ ደግሞ ሽንኩርት ነጭ እና ቀይ ሽንኩርት ተቀላቅሎበት የሚዘጋጅ በርበሬ። ምን እንለዋለን ድቁስ ይባላል። እና ይሄ ድቁስ ቅቤ ሲጨመርበት በዛ ላይ ደግሞ አነባበሩ ወይም ደግሞ አብዚ ላይ ይሄን ነገር ከላይ እንቀባው እና በጣም የሚጣፍጥ ምግብ ይሆናል። ስለዚህ ቅቤን የምወደው በዚህ መንገድ ነው እንጂ በቀጥታ በራስ መቀባትም ብዙ አልወድም። ወጥ ላይም ብዙ አይደለሁም። ስለዚህ ከሁለቱ አብሮ የሚቀየሩት ምንድነው? ወገሚት ወይም ደግሞ አሬራ እና ቅቤ ናቸው ማለት ነው። ወገሚት ብዙ አይደለሁም ወገሚትም በራሱ ትንሽ ይነፋል እና ቅቤው ከወጣ በኋላ ወገሚት ነው። ይሄ ወገሚት ደግሞ ወደ ምን ይቀየራል? በውሃ በእሳት ይሞቅና ልክ የማድጋ ወይም ደግሞ የእንስራው ወገሚት ወይም ደግሞ አሬራ በእሳት በሚሞቅበት ጊዜ ግማሹ ጠጣር ሆኖ አይብ ይባላል። ግማሹ ደግሞ ፈሳሽነቱ በጣም ቀጥኖ ወገሚቱ በጣም ይቀጥን እና ወደ ምን ይቀየራል ወደ አጓት ይቀየራል ማለት ነው። አጓቱ አብዛኛውን ጊዜ ወይ ይደፋል ለከብቶቹ ይሰጣል ያለዛ ደግሞ የሚጠጣም ከሆነ ይጠጣል። አይቡ በቀጥታ ሊበላ ይችላል። ወይም ደግሞ ወደ መጣጣል ይቀየራል የሚል ነገር ነው ያለው። ወደ መጣጣ ማለት ቅመማ ቅመም ተጨምሮበት በርብሬም የጨመርበታል የተለያዩ ቅመሞቹ አንድ ላይ ሆነው ይለወስ እና ይቀላቀልና ልክ እንደማቡካት ነገር ይቀላቀልና ለብዙ ጊዜ ይቆያል። በጣም ለረጅም ጊዜ የሚያገለግል ምግብ ነው መጣጣ ማለት ነው። ስለዚህ ያም በጣም የመቸኛል። ሌላው ለየት የሚያደርገኝ እኔ በእኛ ባህልም ያለው ገንፎ ነው ማለት ነው። ገንፎ የምን ገንፎ የወተት ገንፎ ገና ይሄ የወተት ገንፎ አጓቱም ሊሆን ይችላል። አሬራ ወይም ደግሞ ወገሚቱም ሊሆን ይችላል። ዋናው ወተቱም ሊሆን ይችላል ያ ተቀላቅሎ የሚዘጋጀው በዱቄት የሚዘጋጀው ገንፎ በጣም ይመቸኛል ከወተት ዘርያ ማለት ነው። ስለዚህ ወተት ተዋጾዎችን ሁሉንም አብዛኛው ሁሉንም እወዳለሁኝ